ድምጽ እንዳይገባ አንዳንድ የምሰራው እሺ ጭንቀት ሲሰማኝ የማደርገው ነገር። ቤተክርስቲያን እሄዳለሁኝ ለፈጣሪ አቀርባለሁኝ በቻልኩት አቅም ምናልባት ከቤተክርስቲያን ራቅ ብዬ ከሆነ ግን። አንዳንድ ሙዚቃዎችን በመስማት ነው ራሴን የማረጋጋው። እና ከራሴ ጋር በጣም እነጋገራለሁኝ ከራሴ ጋር እማክራለሁ። በጣም እና ያው ሙዚቃ ያረጋጋኛል። ቤተክርስቲያን ሄጄ ለፈጣሪያዬ መንገሬ በጣም ያረጋጋኛል።

ጠዋት በስራዬ ላይ ገብቼ የምሰራቸው የተለያዩ የስራ አይነቶች አሉ። ያው በየቀኑ የተለያዩ የስራ ተግባራቶች ስላሉን በጠዋት ገብቼ። ቢሮዬ ላይ መጀመሪያ ያው የቢሮዬን ኢንቫይሮመንት አስተካክልና ኮምፒውተሮችን ዝግጁ አደርግና ያው የምሰራቸው እስከዛው ወደ ሶፍትዌር የሚቀየሩ ነገሮች ወደ ሪፖርት የሚገቡ ነገሮችን በሶፍት ኮፒ አዘጋጃለሁኝ። ከስተመር ሲመጣ ደሞ ከስተመሮችን በሚፈልጉት የአገልግሎት ዘርፍ አስተናግዳለው ማለት ነው

ወደ ሱቅ ስሄድ ዝርዝር አልጽፍም ምክንያቱም እኔ የምገዛቸው የምፈልጋቸው የምፈልጋቸው ጥሬ እቃዎች ይሄን ያክል ለዝርዝር የሚከብዱም ስላልሆኑ አልጽፋቸውም ምናልባት ምናልባት ስሙ አዲስ ወይም ደግሞ የተለየ ከሆነብኝ እንዳልረሳው ዝር ስሙን በዝርዝር በወረቀት አድርጌ ጽፌ ልይዝ እችላለሁ እንጂ በዛብኝ ብዬ ዝርዝር አልጽፍም። አብዛኛውን ከአራት ወይም ደግሞ ከአምስት በላይ አይሆኑም የምንገዛቸው እቃዎች በሆነ ነገር ላይ ወጥቼ እንኳን እና ብዙም ዝርዝር አልጽፍም በዛ ሲልብኝ ሊሆን ይችላል እንጂ እስካሁንም ደግሞ እንደዛ አይነት ገጥሞኝ አያውቅም። እንደዛ አልጽፍም

ፎቶ ማንሳት አልወድም። ብዙ ጊዜ እኔ ፎቶ ማንሳትም መነሳትም ፍላጎቱ የለኝምና። እና ያው አንዳንዴ ግዴታ ሲሆንብኝ ካልሆነ በስተቀር ፎቶ ማንሳት አልወድም። ያው ሰው ከስተመር ወይም ደግሞ ቤተሰብ ጓደኛ አንሳኝ ካላለኝ በስተቀር እኔም መነሳት ብዙም ፍላጎት ስለሌለኝ እንደዛ አይነት ነገር ብዙም አልወድም። ፎቶ መነሳትም ሆነ ማንሳትም

ይሄ ርዕስ ትርጉም የማይሰጥ ስለሆነ ምንም ማለት አልችልም የሚለው ብዙ ትንሽና ሳለህ እንደዚህ አይነት ቋንቋ ስለሌለ ሲተረጎሚው ደግሞ ወርዱ ወደ ኮንቨርት ሲሆን ስህተት ስላለበት። በዚህ ርዕስ ጉዳይ ብዙም አላወራም። መስተካከል ከቻለ በኋላ ላይ እጠብቀዋለሁኝ። እንጂ ይሄ ርዕስ ትክክል እኛ ቋንቋው ወይም ደግሞ ትክክለኛ ፍቺ የለውም

ምግብን ለሌሎች ማካፈል እወዳለሁ። ግን የማካፍለው ያው ስበላ ወይም ደግሞ ሳቀርብ ገና ሰውየውን በሩቅ ካገኘሁት ና እንብላ ና እን አብረን እንጠቀም ልለው እችላለሁ ግን ዘሎ ከመጣብኝ ግን በጣም ነው የሚያበሳጨኝ። ያለፍላጎቴ ከመጣ በጣም ያበሳጨኛል። በፍላጎቴ ግን በጣም ነው የምራራው ኑ እንብላ እላለሁኝ እና። ይሄ ደግሞ የኢትዮጵያውያን ባህልም ስለሆነ አብረን መብላት ያው አብረን መስራት ነው። እንጂ ያልተለመደው ኢትዮጵያ ውስጥ አብሮ መብላት በጣም የተለመደ ስለሆነም በማህበረሰቡ። በአንድ ሰርቢብ በአንድ ትሪ ወይም ደግሞ በአንድ መብልያ እቃ ስለሆነ የምንበላው አብዛኛዎቻችን ይሄንን ነገር እንተገብረዋለን። እና ምግብን ለሌሎች ማካፈል እወዳለሁ ማለት ነው

ሞባይል ዳታ አዎ እጠቀማለሁ። አብዛኞቻችን አብዛኛውን ስራዬ በኦንላይን እና እንዲሁም እንደዚህ አይነት መረጃዎችን እምቀባበልበት ስለሆነ። ማታ ማታ ጠዋት ጠዋት የምጠቀመው በዳታ ነው። ምናልባት ስራ ቦታዬ ላይ ዋይፋይ ስላለ በዋይፋይ ሊሆን ይችላል ግን። አብዛኛውን ጊዜ የምጠቀመው ደግሞ ሞባይል ዳታ ነው ለተለያየ አላማ ለቴሌግራም ለዋትሳፕ ለኢሞ። እንዲሁም ደግሞ ለተለያዩ ኢንተርኔት አክሰሶች እነዚህን የምጠቀመው በዳታ ስለሆነ። ዳታ በጣም ነው የምጠቀመው በቀን እና አብዛኛውን ጊዜ ዳታ እጠቀማለሁ

ከምኖርበት ቤት የስራ ቦታዬ እንደው በአማካኝ ከ አስራ ሁለት እስከ አስራ ሶስት ኪሎ ሜትር ነው። ያ ማለት ደሞ ስመጣ ያው በሰርቪስ ነው ምጠቀመው ያን ያክል ወጪ አላወጣም። ስሄድም እንደዛው በሰርቪስ ነው ምጠቀመው ወጪ ብዙም አላወጣም። ከሰርቪስ ከወረድኩ በኋላ ምናልባት አንድ ኪሎ ሜትር የእግር ጉዞ አለው እንጂ። ሌላው ምቹ ነው እላለሁኝ እንደኔ

አዎ በመስኮት ጎን መቀመጥ በጣም ነው የምወደው። ምክንያቱም በመስኮት ጥግ ስቀመጥ አየር እንዳገኝ በቂ አየር እንዳገኝ ብዙ ጭንቀት ስለማልፈልግ በቂ አየር እንዳገኝ። እንዲሁም ደግሞ የተለያየ አካባቢውን እንድጎበኝ ወይም እንዳይ ስለሚያደርገኝ። ነጻነት ስለሚሰማኝ መስኮት ጥግ ላይ እቀመጣለሁኝ አብዛኛውን ጊዜ። ትራንስፖርት ላይ መስኮት ላይ ብቀመጥ በጣም ደስተኛ ነኝ።

ያው እኔ መንግስት ሰራተኛ እንደመሆኔ መጠን ጠዋት አስራ ሁለት ሰዓት ላይ እነሳለው። ጠዋት አስራ ሁለት ሰዓት ላይ ተነስቼ ሽንት ቤት ሄዳለው። ከዛን በኋላ ፀጉሬን ተጣጥቤ ወደ አንድ ሰዓት አካባቢ ለሰርቪስ እወጣለሁ ማለት ነው።

ኮከቦችን መመልከት እወዳለሁ። ያው በተፈጥሮ ኮከብ በጣም አስደሳች ነው። ለእይታ እና እኔም አንዳንዴ ማታ ማታ በጣም መመልከት እወዳለሁኝ። እና ወጣ ብዬ እስኪ ጨረቃና ኮከብን አድንቄ ልግባ እላለሁ። እና አንዳንዴ ኮከብን ብዙ ጊዜ እመለከታለሁኝ።

በአንድ ቋንቋ አላምንም። ማለትም ሰው የተለያየ ቋንቋ ቢናገርም በአንድ ቋንቋ ግዴታ መሆን አለበት ብዬ አላምንም በፈለገው ቋንቋ ሰው መናገር ይችላል። ስለዚህ በአንድ ቋንቋ እኔ አላምንም። የተለያዩ ሃይማኖታዊም ሆነ አካባቢያዊ ነገሮች ስለሚኖሩ ሰው በሚያምንበት እና ባለው ቋንቋ መናገር ስላለበት በአንድ ቋንቋ

ፎቶዎችን የተለያዩ ቦታዎች ላይ አስቀምጣለሁ። አንደኛ የቁም ፎቶዎች የድሮ ፎቶዎችን በአልበም ውስጥ አስቀምጣለሁኝ። ሌላው ጉርድ ፎቶዎችን ደግሞ ቦርሳ ዋሌት ላይ አስቀምጣለሁኝ። አሁን ደግሞ በስማርት ስልክ የተለያዩ ፎቶዎችን ስነሳ የተለያዩ ዶክመንቶችን እማስቀመጠውም ፎቶዎችን እማስቀመጠውም። ስማርት ስልክ ላይ ነው አሁን ያለኝ እና። በድሮ ጊዜ ስማርት ስልክ በሌለበት ጊዜ አልበም ላይ ነው እማስቀምጠው። ግን አሁንም አንዳንድ ወሳኝ የሆኑ ፎቶዎችን ግን አልበም ላይ ነው በብዛት እማስቀምጠው

የስራ ጊዜ እንደሚታወቀው የመንግስት ሰራተኛ እንደመሆኔ መጠን። አምስት ቀናት ናቸው ከሰኞ እስከ አርብ ድረስ። አልፎ አልፎ ቅዳሜ እንገባለን ግን በዚህም የተነሳ በቀን ስምንት ሰዓት ነው የምሰራው። እንደ መንግስት ሰራተኛ ያ ማለት ጠዋት ሁለት ተኩል እገባለሁኝ ስድስት ተኩል እስከ ሰባት ተኩል ምሳ ነው። ከሰባት ተኩል እስከ አስራ አንድ ተኩል ድረስ ስራ ቦታ ነኝ። እና በአጠቃላይ ስምንት ሰዓት የስራ ሰዓቴ ስምንት ሰዓት ነው። ቅዳሜ ምናልባት ኦቲ የሚታሰብልን ሁኔታዎች ስላሉ አንዳንዴ ቅዳሜ እስከ ግማሽ ቀን ድረስ እሰራለሁ ማለት ነው።

አዲስ አመትን እማከብረው በተለያዩ ዝግጅቶች ነው። ያ ማለት ደግሞ እንደ ኢትዮጵያ አቆጣጠር መስከረም አንድ ቅዱስ ዮሐንስ እንላለን በሃይማኖታችን። ቤተክርስቲያን አዲስ አመት እናበስራለን እንበሰርና ጸሎት እናደርጋለን። ከዛ ወደየቤት ሄደን ያው ሳር ለምለም ሳር በመጎዝጎዝ ዳቦ በመጋገር ቆሎ በመቁላት የተለያዩ በዓል በዓል እሚሸቱ ነገሮችን በማድረግ አሳልፋለሁኝ። እና ደስ እሚል አመት መለወጫ ስለሆነ አመቱ የተባረከ እንዲሆን ጸልየን በጋራ ያዘጋጀነውን ምግብ እንበላለን